አዎ ጾም በጣም በጣም ነው የሚመቸኝ። በጣም ነው የምጾመው። እኔ የኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝና በአመት ውስጥ ሰባት አይነት አጽዋማት አሉ። እነሱን ሁላ ጾሞች እግዚአብሔር በፈቀደው መልኩ ለመጾም እሞክራለሁ። ከዛ በተረፈ ደግሞ አሁን ላይ ሴት እስከሆንኩ ድረስ ሴቶች በወቅታችን መሰረት ጾማችንን ብንጾም ሆርሞናችንን በጣም ለማስተካከል ይረዳናል የሚል አንድ የዶክተር ሜንዲስ መጽሐፍ አለና እሱም መጽሐፍ ካነበብኩ በኋላ ደግሞ በይበልጥ ሳይንሱም ጾምን እንደሚደግፍ አውቄያለሁ። እና እሱንም ለማድረግ እሞክራለሁ ማለት ነው። ከዛ በተረፈ ደግሞ ያው እንዳልኩት አስተዳደጌም፤ ሃይማኖቴም፤ እምነቴም፤ ጾምን በጣም ይደግፋል እና ጾም በጣም ነው የምጾመው። አመሰግናለሁ።

በስራ ላይ ትላልቅ የሚባሉ ችግር የምፈታው እኔ ነኝ። በጣም ከባድ የሚባሉ ነገሮችን በጣም ተረጋግቼ መጀመሪያ እግዚአብሔር ሁሌም እንዳለ አምናለሁና። ለእግዚአብሔር ራሴን ክፍት አደርጋለሁ ከዛ በኋላ በተቻለኝ መጠር የምችለውን ያህል እሞክራለሁ። ደግሞ የሚሳካልኝ በሚገርም ሁኔታ በጣም አንድ ሁለት አይደለም በጣም ብዙ ችግሮች የማይፈቱ የሚመስሉ ችግሮች ተቀርፈው አይተናል በስራ ላይ ማለት ነው። ከዛም በተጨማሪ ደግሞ ከሰዎች መካከል ያሉ ችግሮችንም በስራ ለመግባባቶች ምናምን ትልቅ የሚባሉ ችግሮችን የመፍታት እድል ገጥሞኛል። ስለዚህ እኔ በደንብ ችግር ፈቺ ብለህ ልትጠራኝ ትችላለህ ማለት ነው። አንተም ችግሮች ካሉብህ የሚፈታ ነገር ካለህ ጥያቄዎች ካሉት እኔ አለው ለማለት ነው እጅግ አድርጌ አመሰግናለሁ። መልካም ጊዜ

ወደ መናፈሻ ምን ያህል ጊዜ ትሄዳለህ ሚል ጥያቄ ነው የመጣልኝ? እኔ ወደ መናፈሻ ብዙ ጊዜ እኛ አካባቢም ብዙ የለም እና ብዙ የመሄድ ልምዱ የለኝም። ግን ዳማ አሁን አሁን ላይ ኢትዮጵያ አዲስ አባ ውስጥ ቀረብ ቀረብ ያሉ ቦታዎች ላይ የተሰራ ቆንጆ ቆስጆ ቀኑን ሙሉ ልንውልባቸው ቦታዎች የተስተካከሉ ነው ያሉት እና ከዛ ባሻገር እንግዲህ በወርም በሁለት ወርም በሶስት ወርም ለመሄድ እየሞከርኩኝ ነው ያለሁትኝ። ያው በተቻለኝ መጠን አሁን ለምሳሌ ማንያዘዋል እንደሻው መናፈሻ እና ሬስቶራንት አለችው በቃ አዳዲስ ትኩኩስ ነገሮች ሚበላበት ማለት ነው። ሌላ ደሞ እንጦጦም ፓርክ አካባቢ አለ እሱ መናፈሻ ነው ለአየር ሁሉ ነገር ምቹ ነው። እና እዛም ቆንጆ ቦታ አይቻለሁ። ከዛም ደግሞ ሌሎች ቦታዎችም አሉ ደግሞ ለወክም ለማንበብም ራስንም ለማዳመጥ ሚመቹ ቦታዎች አሉ። አልፎ አልፎ በየጊዜው ቶሎ ቶሎ ባልሄድም በተቻለኝ አቅም አይቻቸዋለሁ ማለት ነው። ወደ መናፈሻ ምን ያህል ጊዜ ትሄዳለህ ነው ሚለው? ቶሎ ቶሎ አልሄድም ምናልባት በሶስት ወር አንዴ በሁለት ወር አንዴ እንደዛ ነው። ለመሄድ እየሞከርኩኝ ያለሁትኝ ከዛ ውጪ ግን ያው እግዚአብሔር አምላክ ነገሮችን እሚያስተካክልልኝ እና ሁሉም ነገር መልካም እሚሆን ከሆነ። እንግዲህ በሳምንትም በወርም ዝቅ ለማረግ እሞክራለሁ ማለት ነው። በኔ በኩል ያለው ይሄ ነው። አመሰግናለሁ በጣም።